በጀት አዎ በሚገባ አስተዳድራለሁ። እጅግ በርከት ያለ ቁጥር ያለው በጀትንም አስተዳድሬ አውቃለሁ። እና በስራችን ያሉ ሰራተኞችን በጀት እኔ ነኝ የምበጅተው እንደገና ደግሞ። ለካምፓኒው የሚውሉ የተለያዩ ጥቅማ ጥቅሞችን የተለያዩ የደሞዝ ሁኔታዎችን ሁሉ የያዘ ውሳኔ በጀት እኔ ነኝ የማስተዳድረው። እና እንደዚህ አይነት ነገር አዎ አድርጌ አውቃለሁ አስተዳድራለሁም

ዋው በጣም ደስ የሚል ጥያቄ ጠየከኝ አመሰግናለሁ። እኔ የምወደው ስፖርት እግር ኳስ ነው እግር ኳስ እጅግ በጣም የምወደው የኳስ አይነት ነው። በመቀጠል የ ሃንድቦል ወይም የእጅ ቦል ኳስ አድናቂ ነኝ። ከዛ በፊት ሲቀጥል ሶስተኛ ላይ የባስኬትቦል ጨዋታ አድናቂ ነኝ። ግን አንደኛ ላይ የማስቀምጠው እኔ ሁሌም እግር ኳስን ነው በእግር ኳስ አለም ውስጥ እጅግ በጣም አዝናኝና አስተማሪ ነገሮች አሉ። እኔ እግር ኳስ በጣም ነው የምወደው በጣም ነው የሚያዝናናኝ። በዛ ላይ ደግሞ የአርሰናል ደጋፊ ነኝ በዚህን ሰዓት አለም ላይ በጣም የምወደው ቲም ቢኖር አርሰናል ነው። እና ይህንን ጥያቄ ስለጠየከኝ አመሰግናለሁ ማለት እፈልጋለሁ

ከስራ ባልደረቦቼ ጋር አዎ መልካም ግንኙነት ጥሩ ግንኙነት አለኝ። ምክንያቱም በስራ ዙሪያ ያሉትን ሰዎች ማስቀየም ማስከፋት አልፈልግም። የተለያዩ ችግሮችና መጥፎ ነገሮች ቢፈጠሩ እንኳን ያንን ነገር በመልካም ማለፍና መቅረፍ ነው የምፈልገው። ስለዚህ ከደንበኞቼ ጋርም ሆነ ካሰርዬ ከስራ ባልደረባዬ ወይ ከየትኛውም ሰው ጋር መልካም የሆነ ግንኙነት ግንኙነት እንዲኖረኝ ምኞቴም ፍላጎቴም ነው

እኔ ከቤተሰቦቼ ጋር የማከብራቸው በዓላቶች እጅግ በጣም ብዙ በዓላቶች አሉ። ከነዛም መካከል አንደኛው የትንሳኤ በዓልና ሁለተኛው ደግሞ ጥምቀት አንደኛው የትንሳኤ በዓልና ሁለተኛው ደግሞ ጥምቀት እና ገና ነው። እነዚህን በዓላቶች ከቤተሰቦቼ ጋር አንድ ላይ ተቀላቅዬ በህብረት የማከብረው የበአል አይነት ነው። ስለዚህ እኔ ብዙ አይነት በዓላትን ዜጋ አክብር ያለው አሳልፌያለሁ።